የስራ ልብስ ትለብሳለህ? አዎ የስራ ልብስ እለብሳለሁ መስሪያ ቤታችን አስገዳጅ ህግ ስላለው እዚህ። የስራ ልብስን በመልበስ ጉዳይ ላይ እኔም ደግሞ ያንን የስራ ልብሴን በአግባቡ ለብሼ እወጣለሁ እገባለሁ ማለት ነው። ምክንያቱም የመስርያቤቱ አንዱ ህግ ስለሆነ ማለት ነው። ስለዚህ የስራ ልብስ አለኝ እለብሳለሁ ማለት ነው ብዙ ጊዜ

የምትወደው መጠጥ ምንድነው? እኔ በዚህ ጊዜ የምወደው መጠጥ ምንድነው እሱ ይሄ መጠጥ ምንድነው? ለስላሳ የሆኑ መጠጦች የማያሰክሩ አልኮል የሌለባቸውን መጠጦች መጠቀም እወዳለሁ። አልኮል ያለባቸው መጠጦች። ለሰው ህሊናና አይምሮ ምቹ ስላልሆኑ እነዚህን ነገሮች እጠቀማለሁ ማለት ነው

በእጅህ መሸመን ታውቃለህ ወይ? በእጄ መሸመን አላውቅበትም በእጄ መሸመን ስላልተማርኩና ስላላየሁ ማለት ነው። በዚህ ከዚህ የተነሳ በእጅ መሸመንን አላውቅበትም። እንዴት እንደሆነ? ነገር ግን ባየውና ብለማመደው የሚከብደኝ አይመስለኝም። በእጄ ለመሸመን ማለት ነው